ስማርት ፎን አወ እጠቀማለሁ ለትምህርት ቤት ይጠቅመኛል ለትምህርት እጠቀማለሁ። አንዳንድ ነገሮችን ለማንበብ ዜናዎችን ለማየት ምናምን ይጠቅመኛል። እና ስማርትፎን አለኝ እጠቀማለሁ። ቲክቶክ እና አያለው ሶሻል ሚዲያ እጠቀማለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህ እንትን በጣም የበዛበት ምግብ አልወድም ነገር ግን ማለት ነው። በቃ ሁሉም ነገር ቅመሙ በየ በሰነስራት የተደረገበት ምግብ ይመቸኛል እወዳለሁ። እና እበላለሁ ግን በጣም የበዛበት ቅመም የበዛበት በጣም የሰጠልኝን ግን ጥሩ ከሆነ እበላለሁ

የድርጅቱን ባህል ትወዳለህ? አዎ እወዳለሁ እና የራሱ ባህል አለ። እና ድርጅቶችም እየተለያዩ ሀገር ባህል ስለሆነ እኔ እወዳለሁ ይመቸኛል። የድርጅቶቹ ባህል ደስ ይለኛል

የምትመኚው የእረፍት ጊዜ ምንድነው? እኔ የምመኘው የእረፍት ጊዜ በጣም ስራ ሰርቼ ደክመኛል እና ያንን ጊዜ ነው እኔ ማረፍ የምፈልገው የምመኘውን በዛ ሰዓት እረፍት ማድረግ ነው ማለት ነው ስለዚህ በቃ ስራ ሰርቼ እስቲ ደክሞኝ ማረፍ እፈልጋለሁ።

መንዳት አልችልም ግን መንዳት የሚችሉ ሰዎች አሉ። እና መንዳት መኪና ማሰልጠኛ ተቋም ገብቼ መንዳት ብችል አሪፍ ነው። እና ላይሰንስ ወስዳችሁ፤ የመኪና መኪናችሁን ገዝታችሁ ወይም ተከራይታችሁ ወይም በቤተሰብ መኪና መንዳትን መለማመድ አሪፍ ነው።

የምትወደው ቁጥር ስንት ነው? ይላል ሁላችንም እኛ ሰዎች የምንወደው ቁጥር ይኖረናል አሁን እኔ የምወደው ቁጥር ሰባት ነው። ሰባት ደሞ ለኔ የአጋዝት አለም የቅድስት ስላሴ አለምን የፈጠሩ ያ ስላሴ። ቁጥር ስለሆነ ሰባትን ቁጥር እወዳለሁ። ስምንት ነው እወዳለሁ ስምንት ቁጥር የተወለድኩበት ቀን ስለሆነ ስምንት ቁጥር

በቤቴ ሆኜ እኔ የሚከብርበት በዓል የ የ የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እናከብራለን። የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል እናክብራለን። ሜሪክሪስመስንም እናክብራለን

የትኛውን በዓል ትወዳለህ? እኔ የክርስት የዘመን መለወጫ ወዳለሁ ምክንያቱም አሮጌን ዘመን ትተን አዳዲስ ዘመን ስለምናልፍ የዘመን መለወጫውን እወዳለው። የዘመን መለወጫው ይመቸኛል።

የቪዲዮ ጥሪ ታደርጋለህ የቪዲዮ ጥሪ አደርጋለሁ ለምሳሌ ለሚያስፈልጉኝ ሰዎች ለምወደው ለባሌ ቪዲዮ እኮ እናወራለን ቪዲዮ ጥሪ አደርግለታለሁ አብረን እናወራለን ብዙ ነገሮችን ብዙ ልምዶችን ብዙ ነገሮችን ብዙ ልምዶችን ልውውጥ እናደርጋለን። በሌላ ሀገር ያሉትንም ጓደኞቼም ቤተሰቦቼን በቪዲዮ እናደርጋለን። እነዛ ሰላምታን እንጠይቃለን ብዙ ነገሮችን እንለዋወጣለን

የልደቴን የልደቴን የማከበረው። ሻማ በማብራት ፎቶ በመነሳት አምላኬ እንኳን ለዚች ቀን ለዚች አዲሱ አመት አደረስከኝ ብዬ። እንኳንም አንድ አመት ጨመርክልኝ ብዬ

አመራር ሚና አለ። አዎ አመራር ሚና አለኝ። ብዙ ሰዎች ያመራር ሚና ይመራሉ። ቆይ ግን ምን ማለት ነው? የአመራር ሚና ማለት እኔ ጥያቄው አልገባኝም። ጥያቄውን ግልጽ አርጉልኝ

በአንድ ጊዜ ብዙ ስራዎችን ብታስተናግድ። በአንድ ጊዜ በጣም ብዙ ስራዎችን የሚሰሩ ሰዎች አሉ ምክንያቱም ገንዘብ ለማግኘት ብዙ ስራ ይሰራሉ ብዙ ሰዓት ይሮጣሉ ይወጣሉ ይገባሉ። ብዙ ነገሮችን ይሰራሉ። እኔ ግን በአንድ ጊዜ የምሰራው አንድ ስራ ነው እሱም በኳሊቲና በኳንቲቲ ስለሆነ። በቃ ጽድት አድርጌ እሰራለሁ

ለበጎ አድራጎት ሰርቼ አውቃለሁ። በጎ አድራጎት ማለት ማንኛውንም ሰው ሲጀመር ለበጎ ድራጎት መስራት አለበት። በጎ አድራጎት ማለት። አንዳንድ ነገሮችን ሰዎችን ማገዝ ሊሆን ይችላል። ሰዎችን መርዳት ሊሆን ይችላል። እና በቃ ሰዎችን አግዛለሁ ሰዎችን እረዳለሁ። ማብላት የማይችሉትን አበላለሁ መጠጣት የማይችሉትን አጠጣለሁ

አዎ ከአለቃዬ ጋር ጥሩ ግንኙነት ላይ ነው ያለነው ይሄም ማለት የአሰሪ እና የሰራተኛ ግንኙነት ነው ከዛ ያለፈ የዘለለ ነገር የለንም። ያስረዳኛል። ስራዬን በአግባቡ እኔም እሰራለሁ በጊዜ ስለምገባ አይቆጣኝም። ሌሎቹ ግን በጊዜ ስለማይገቡ ይቆጣቿል። በቃ ደስ የሚል ሰው ነው። ወራዊ ክፍያዬን በአግባቡ ይከፍለኛል

ቀልድ መናገር ትወዳለህ ይላል? ቀልድ መናገር እወዳለሁ በጣም ይመቸኛል። አንዳንድ ሰዎች ቀልድ የሚቀልዱ ሰዎች አሉ። እና ደስ ይላል ቀልድን መቀለድ ጥሩ ነው። በቃ ጊዜን ባግባቡ በጨዋታ በቀልድ ማሳለፍ ጥሩ ነው። ቀልድን እቀልዳለሁ

እጅ መጨባበጥ ትወዳለህ? ይላል እጅ መጨባበጥ እወዳለሁ ከሰዎች ጋር ሲጀመር እንደ ሰዎች የመግባቢያ ሰላምታችን ይሄኛው እጅ መጨባበጥ ነው። እና እጅ እንጨባበጣለን ሰላም እንባባላለን አለን። ስለዚህ እጅ መጫባበጥ የኛ ባህሪያችን ባህላችን ነው ማለት ነው

በፋሃም ማብሰል አልችልበትም እና በፋህም ፋህም አብስል አብሊጭ ምንድነው የሚባለው አብስዬ አላውቅም። ስለዚህ ፋህም ማብሰል አልችልም ማለት ነው። ምክንያቱም እንዴት እንደሚበስል ስለማላውቅ። ስለዚህ ፋሃም አብስዬ አላውቅም

ቡና መፍጨት ታውቃለህ ይላል አዎ ብዙ ቡና መፍጨት እችላለሁ። ለምሳሌ ቡና መፍጨጥ በማሽን ከሆነ ቡና መፍጨጥ እችላለሁ በማሽን ስለሚፈጭ ቡና ማለት ነው። በ እንትን ደግሞ እኛ አሁን ለምሳሌ እኛ ሀገሩ ኢትዮጵያውያኖች ቡና የምንፈጨው ቡናን እናወቅጣለን እሱም በ እንትን ነው የምንወቅጠው። ዘነዘና ይባላል ዘነዘና መውቀጫ አለ ዘነዘናና መውቀጫ ተጠቅመን። መውቀጫ ውስጥ ቡናውን እንጨምር እና ዘነዘናውን መውቀጫ ውስጥ ወደተጨመረው እየመተን ፍጭት እስኪልንን ድረስ እትን እንላለን። ፍጭት ካለልን ድረስ በቃ ድቅቅ አስኪልልን ድረስ በዘነዘና እንወቅጠዋለን ቡናውን ማለት ነው። ከዜ ከደረሰልን ቡናችንን እናፈላለን። ለሚጠጣ የሚጠጣ ሰው ይጠጣን ማለት ነው

ስንት ቋንቋ ትችላለህ? ብዙ ቋንቋዎችን እችላለው ለምሳሌ አማርኛ ኦሮምኛ እንግሊዘኛ አማርኛ የልጅነት ቋንቋዬ ነው። ተወልጄ ያደግኩበት ስሰወራበት የነበረ ቋንቋናው አሮምኛዬም ብዙ አይደለም ግን ኦሮምኛ እችላለው። እንግሊዘኛ ያው የትምህርት ቤቴ የመማሪያዬ ቋንቋዬ ስለሆነ እንግሊዘኛ እችላለው። ሰዎች ደግሞ በጣም ብዙ ቋንቋዎችን ይችላሉ ለምሳሌ ትግርኛ ማንዳሪን ቻይኒዝኛ ይችላሉ። ግእዝም የሚችሉ አሉ አረቢክም የሚችሉ አሉ። በጣም ብዙ የሚችሉ አሉ። እና ቋንቋም እኔ የምችለው ሶስት ቋንቋዎችን እችላለው። አማርኛ እንግሊዘኛ እና ኦሮምኛ ገዝ ትንሽ ትንሽ እችላለው። በቃ

ዜና በመስመር ላይ ታነባለህ? አዎ ዜና በመስመር ላይ አነባለሁ። ለምሳሌ የእያንዳንዱ መተግበሪያ ላይ የሚላኩትን ዜናዎችን አነባለሁ። ለምሳሌ አሁን ለምሳሌ ሀገራችን ውስጥ የተከሰተ ጥሩም ይሁን መጥፎ ዜናዎችን አነባለሁ። ውጭ ሀገሮችም ላይ አሁን የተለያዩ ክፍለ አለማት ሀገር ላይም ያሉትን ዜናዎችንም አዳምጣለሁ። አነባለሁ በቃ በየጊዜው ይገባልኛል፤ በየጊዜው እከታተላለሁ። በየጊዜው ነው በቃ የማነበው እና በመስመር ላይ ዜና ማንበቤ ጥቅሙ ምን ጥሩ ተደረገ ዛሬ፤ ምን መጥፎ ተደረገ፤ ሀገራችን እያደገች ነው ወይስ ወይስ ወደ ታች እየሄደች ነው? የሚለውን ውጭ ሀገር ለምሳሌ የተለያየ ክፍለ አለማት ሀገር ላይም ምን ተፈጠረ? ዛሬ ምን ጥሩ ነገር ተደረገ? ምን ፕሮግራም አለ ዛሬ በቃ መጥፎ ነገር ምን ተደረገ? ጦርነት ቆመ ወይ? ሰላም መጣ ወይ? የተለያዩ ነገሮችን አይበታለሁ።

እኔ የምወደው ምግብ የተለያዩ ምግቦችን እወዳለሁ። ለምሳሌ በእኛ በኢትዮጵያ በሀገራችን ክትፎ የሚባል አለ። ክትፎ የሚባለው ደሞ ስጋ በጣም በጣም ቀይ ስጋ ድቅቅ ተብሎ ድቅቅ ተደርጎ ተብሎ በጣም በድቃቁ ተከትፎ በጥብ ትንሽ ጠበስ ነገር ይልና ከዛው እሪሪ እያለ እልም ያለ ቅብ ይደረግበታል። ከዛ ትንሽ ኮሮሪማ ትንሽ ሚጥሚጣ ይደረግበታል እሽት ያደረጉትንና እናቶቻችን የበአል ጊዜ እንበላዋለን። ሁለተኛ ደግሞ ጥብስ ነው በቃኝ የበሬ ጥብስ ያለ የስጋ የ እንትን ጥብስ ይሄ ምን ነው የሚባለው? የበሬ ጥብስ አለ። የበግ ጥብስ አለ ጽድት ያለ ጥብስ በእሳት እሳት ላይ ሆኖ እኝክ አድርገን እንበላዋለን። ዶሮ ወጥም አለ ዶሮ ወጥ የኢትዮጵያ ባህላዊ ምግብ ነውና። ዶሮ ወጥም ጽድት ያለ ዶሮ ወጥ ጽድት በቃ በጣም የሚጣፍጥ ዶሮ ወጥ። እንቁላል ትደረግበታል አጥንታችንን ወስደን ወጣችንን ክት እናደርግና ጥግብ እንላለን በቃ ዶሮ ወጥ በጣም ጸዴ ነው። ለኔ ሌሎች ሀገር ደግሞ የሰናዩን የውጭ ሀገር ደግሞ ኑድል ይመቸኛል። በቃ በስማም ይጣፍጣል ኑድልን በጣም አድርጌ ነው የሚመቸኝ

ምን አይነት መሳሪያዎችን ትጠቀማለህ? እኔ አሁን በገናም መሳሪያን እጠቀማለሁ። የበገና መሳሪያን እጠቀማለሁ። የበገና መሳሪያ መዝሙር ለመጫወት መዝሙር እግዚአብሔርም እግዚአብሔርን በበገናና በመሰንቆ ለማመስገን በበገና እኔ በገናን ደርዳሪ ነኝ። በገናን እጠቀማለሁ። ስለዚህ በገና ስለምዳዳር ጥፍሬና አላሳድግም። ቀሚስ ነው መልበስ ያለብን እኛ ሴት እህቶች በበገና ዳሪዳሪ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በገናን በሚለው ድርጅቶች እግዚአብሔርን የማይወድ አለባበስ አትልበሱ ይላልና በገና እደረድራለሁ። ስለዚህ በገና ደርዳሪ ደግሞ እንደኛ እንትን ሱሪ አይለብስም ሶ ቃሚስ ነው ሚለብሰው በገና ስንደረድር አሁን ለጥምቀት ጊዜ በገና ይደረደረል። ለተለያዩ ትላልቅ በዓሎች በገናን እደረድራለው ማለት ነው። ስለዚህ እኔ የምጠቀመው መሳሪያ በገና መሳሪያ ነው።

ስልኬን ምሞላው ጊዜ አሁን ለምሳሌ ቻርጀር ጥሩ ቻርጅር ከሆነልኝ ስልኬን ምሞላው በቃ ሁለት ሰዓት ወይ ሶስት ሰዓት ሲል መቶ ፐርሰንት ፉል ይሆንልኛል ማለት ነው። ስለዚህ ስልኬን በዚህን ያህል ሰዓት እሞላለሁ ቻርጀሩ ደግሞ ፎርጂድ ከሆነ ኢቭን በሃያ አራት ሰዓት ሁላ ላይሞላልኝ ይችላል። ስለዚህ አስማርት በሆነ ቻርጀር ፋስት በሆነ ቻርጀር ስልኬ የሰካው ኢን ኤ ስሪ ሃወርስ በቃ ጽድት ፏ አድርጎ መቶ ፐርሰንት ይሞላልኛል። በቃ በሶስት ሰዓት በሁለት ሰዓት ነው ስልኬ መቶ ፐርሰንት የሚሞላው ማለት ነው። አንዳንዶች አሉ ደግሞ ባትሪ ቻርጀራቸው በጣም ሎው የሆነ በቃ በአንድ ሰዓት በሁለት ሰዓት አንድ የሚወስድ በሶስት ሰዓት በአራት ሰዓት አምስት ስድስት ፐርሰንት ብቻ የሚይዝ እና ፋስት ቻርጀር ተጠቅሜ። በአንድ ስዓት ወይ በሁለት ስዓት ወይ በሶስት ስዓት መቶ ፐርሰንት ፉል ይሆንልኛል ማለት ነው።

ያው የቅጥር ሂደት በኢትዮጵያ በሀገራችን የቅጥር ሂደት በጣም ቢከብድም ግን በቃ ምንም ማድረግ ስለማንችል አሪፍ ነው ብዬ አስባለሁ። ለምሳሌ ለመቀጠር ስንሄድ በእኛ ሀገራችን ውስጥ በእንትን ሆኗል ይሄ በጓደኛ ሆኗል። በቤተሰብ ቤተሰብ ካለ ሳትማር በቃ በፈለከው ትምህርት በፈለከው እውቀት። ሳታውቀው ምንም ሳታውቀው አሁን አካውንቲንግ የተማረ ሰው ነርሲንግ ይሰራበታል ነርሲንግ የተማረ ሰው ደግሞ አካውንቲንግ ይሰራበታል አካውንቲንግ ተምሮ። ከእሱ የተሻሉ ውጤት ያመጡት ሰዎች እያሉ በቤተሰብ ወይ በዘመድ አዝማድ። ማናጀር ይሆናል አራት መቶ አምስት መቶ ሺህ ይበላል። ከሱ የበለጠ ብዙ እውቀት ያለው ሰው እያለ። መምህርም መሆን የሚቻለው በዝምድና ነው ቅጥር በዝምድና ስለሆነ። ቅጥር አሪፍ ነው ብዬ አላስብም። በቃ ሁሉ ነገር በብር ነው በገንዘብ ነው በዘመድ አዝማድ ነው። ቅጥር የሚባለው ሁሉ ማለት ነው።

የምሳ እረፍቱ ምን? ያህል ጊዜ ነው ይላል የምሳ እረፍቴ ለኔ አንድ ሰዓት ነው ስድስት ተኩል እወጣለሁ። ስድስት ተኩል እወጣለሁ። ሰባት ተኩል እገባለሁ። አንዳዶቹ ደግሞ ስድስት ተኩል ይወጡና ስምንት ሰዓት ይገባሉ የምሳ እረፍታቸው ሁለት ሰዓት ይሆናል። አንዳንዶቹ ደግሞ ስድስት ተኩል ወጥቶ ሰባት ሰዓት የሚገቡበት አሉ። የምሳ እረፍት። ትምህርት ቤት ደግሞ ስድስት ተኩል ትወጣለህ። ሰባት ሰዓት ትገባለህ ወይ ሰባት እኩል ትገባለህ? ወደ ትምህርት ሶ ዛት እረፍትህ ወይ ሰላሳ ደቂቃ ወይ አንድ ሰዓት ወይ ሁለት ሰዓት ነው። ልክ እንደየ ልክ እንደየመስሪያ ቦታ ልክ እንደየ ትምህርት ቤት ልክ እንደምትሰራቸው ስራዎች ነው። የእረፍት ሰዓት የሚወስኑ እንጂ ኮንስታንትሊ ይህን ያህል ሰዓት ነው የምሳ ሰዓት ተብሎ ኢን ዘ ሆል። ኢን ዘ ሆል ኦፍ ዘ ካንትሪ። አልተነገረም። የለምም ደግሞ አሁን ለምሳሌ ተማሪ ስድስት ተኩል ይወጣል ሰባት ተኩል እረፍት አድርጎ ሰባት ተኩል ይገባል። ያ መንግስት ሰራተኛ ስድስት እኩል ይወጣል ሰባት እኩል ይገባል። አንዳንዴ የግል ሰራተኞች የግል ድርጅቶች ውስጥ የሚሰሩት ሰራተኞች ደግሞ ስድስት ተኩል ይወጣሉ ስምንት ሰዓት የሚገቡበት ጊዜ አለ ማለት ነው

ምን አይነት ቦርሳ ትጠቀማለህ ይላል? ባግ የምትጠቀመው አይነት ባግ ከኋላ ሁለት እጅ ያለውን ቦርሳ እጠቀማለሁ ሁለት እጅ ያለውን ቦርሳ እጠቀማለሁ። አንዳንድ ጊዜ ደግሞ በአንድ እጅ የሚሸከሙትን ቦርሳዎችን እጠቀማለሁ። ሁለተኛ ደግሞ እንዲህ ስልክን ብቻ ለመያዝ ወይ ገንዘብን ብቻ ለመያዝ አለች የሆነች ቦርሳ ያቺን ቦርሳ አጠቀማታለሁ። ሶስተኛ ደግሞ ለፈተና ጊዜ ተማሪዎች ይዘውት የሚሄዱት ቦርሳ አለች እዚህ ወገባቸው ላይ እስር ያደረጉትና ሆዳቸው ጋር የሚቀር ነው እስክብሪቶ ምናምን በቃ ላጲስ መቅረጫ ምናምን የምትይዝ ናት እሷን እጠቀማታለሁ። እኔ አሁን ከምትጠቀሙ በአንድ እጁ የሚያዝ ነው። አሁን አዲሱ የመጣው ቦርሳ አለ እሱን እንጠቀማለሁ። ሁለተኛ ደግሞ የጀርባው ቦርሳ አለ በሁለት እጅ የሚያዝ ወደ ትምህርት ቤት ስንሄድ ወደ ተለያዩ ትላልቅ ቦታዎች ስንሄድ የምንይዘው ነው።

እና ሀላፊዎችህ ምንድናቸው? ዋና ሀላፊዎቼ የስራ ባልደረባ አሰሪ አሰሪዎቹ ናቸው። የኔ እና የድርጅቱ ባለቤት ወይ ደግሞ የስራ አመራሩ የስራ ምክትል ጸሐፊው ሰብሳቢው ናቸው። የኔ የስራ ሀላፊዎች ብዬ የማስበው እንኳን ነው። የኔ ብቻ ሰይሆን እኔ ማንኛውም ሰው በቃ ኢን ዘ ሆል ኦፍ ዘ ዎርልድ። የስራ ሀላፊዎች የሚባሉት የስራው ስራውን ያላቸው ስራውን ኦን ያደረጉ ሰዎች ናቸው። ስራውን አድርገው ስራው ላይ የሌላቸው ሰዎች እድልን የሚሰጡ ሰዎች የስራ ሀላፊዎች ናቸው ብዬ አስባለሁ። ጸሀፊዎቹ ሰብሳቢዎቹ ምክትሎቹ አመራሮቹ። የእያንዳንዱ ልክ በየስራ ድርሻው የክፍል አመራሮች በቃ ትላልቅ የዲፓርትመንት አመራሮች የፖለቲሽያን አመራሮች የሁሉ ነገር አመራሮቹ እነሱ ናቸው። የስራ ሀላፊዎች ብዬ የማስበው ማለት ነው

የትኛው የቀኑን ሰዓት ትወዳለህ? እኔ የምወደው የቀኑ ሰዓት ከምሽቱ አስራ አንድ ሰዓት እስከ አንድ ሰዓት ያለው ሰዓት በጣም ጸዴ ነው። ለኔ ለምን መሰለህ በቃ ወደ ቤት ከስራ ቦታ ወደ ቤት መሄድ ነው። ከቤት ደግሞ ቤት ከገባሁኝ ደግሞ ወደ ቤተክርስቲያን መሄጃዬ ነው ቤተክርስቲያን ሄጄ ጸሎት የማደርግበት ጊዜ ነው። እንዳልኩህ ቅድም መጽዋት ስት ስት ስለምትጠልቅ ሰንሻይን የሆነ ነገር አለው ደስ የሚል ኮምፈርት ዞን ይኖራል። ያኔ ኮምፈርት ደስ የሚል አኢየር ይኖራል አየር ይኖራል። ስለዚህ ለኔ ፀሀይ ከየቀኑ ሰዓት ትወዳለህ? ለሚለው ከአስራ አንድ ሰዓት ከቀኑ አስራ አንድ ሰዓት እስከ ምሽቱ አንድ ሰዓት ያለው ሰዓት ዘ ቤስት ዘ ቤስት ከምለው በላይ ነው ለኔ ማለት ነው። እና በቃ እሱ ሰዓት ለኔ በጣም ወሳኚ ነው። በጣም ደስ ይላል ጸሎትን የማደርግበት ነው እርካታ የማገኝበት ነው ደስ የሚል አየሮችን የማይበት ነው የማገኝበት ነው። ሶ ዛት እኔ ከቀኑ ሰው አስራ አንድ ሰዓት እስከ አንድ ስም ሌሊቱ አስራ አንድ ሰዓት ያለው ሰዓት ለእኔ በጣም አሪፍ ነው።

ልብስ በእጂ ታጥባለህ ይላል እኔ ምንም ያደገ ሀገር ውስጥ ብኖርም ግን ያደገ ከተማ ውስጥ መሃል ከተማ አዲስ አበባ ውስጥ የምኖር ቢሆንም አብዛኞቹ የመሃል ከተማ ሰዎች በማሽን ያጥባሉ ማለት አይደለም አብዝሀኞቹ በእጃቸው ነው እሚያጥቡት ምክንያቱም ማሽን ገና አሁን እየተላመደ ያለ ነገር ነው። እና ማሽን የመግዛት አቅምም የሌላቸው ሰዎች ስላሉ በእጅ ነው የሚታጠበው አብዛኛው እኛ ሀገር። ካንትሪሳይድ ደግሞ በ እንትን ነው የሚታጠበው። በእጅ ነው እነሱ ደግሞ እንደውም መዘፍዘፊያ የላቸውም የልብስም ማጠቢያ የሚታጠብበት እቃ የላቸውም እዛው ነው የሚያጥቡት ኢቭን ሳሙና ራሷን አልነበራቸውም። በፊት እነሱ የሚጠቀሙት ሳሙና እንዶድ ምናምን ነበር አሁን እኛ ላድርጎ እንጠቀማለን ላየፍቦይ እንጠቀማለን ዱሩ እንጠቀማለን። ሁሉ በቃ በጣም አለ የተባለ ሳሙናዎችን ተጠቅመን ነው እኛ ሰዎች። እኛ ታውን ላይ ያለን ታውን ሳይሆን አዲስ መሃል ከተማ ላይ ያለን ሰዎችን የምናጥበው። እያንዳንዱ ሳሙና በመጠቀም ነው የምናጥበው

የምትወደው መጠጥ ምንድነው? ይላል እኔ የምወደው መጠጥ ሴት ስለሆንኩኝ ሴት ስለሆንኩኝ ብቻ ሳይሆን እኔ የምወደው መጠጥ የምወደው መጠጥ ለስላሳ መጠጥ ነው። ሶፍት የሆኑ መጠጦችን ነው እኔ የምወደው። ነገር ግን አንዳንድ ሰዎች የሚወዱት መጠጥ ደግሞ ቢራ አለ ጠጅ አለ በቃ ብላክ ሌብል አለ። ወይን አለ ጉደር አለ የተለያዩ መጠጦችን ሰዎች ይወዱታል። ነገር ግን እኔ የምወደው ከ ለስላሳ መጠጦችን ነው። ለስላሳ መጠጦች ስል ደግሞ የገብስ መጠጥ አለ የምሪንዳ አለ የስፕራይት አለ ኮካ አለ በቃ እነዚህን መጣጦች እኔ በቃ ለኔ በጣም ተመራጭ ናቸው። ምክንያቱም ወደፊትም ቢሆን አሁንም ቢሆን እኔ ከእነዚህ መጠጦች ከለስለሳ መጠጦች ውጪ አልኮሊክ የሆኑ መጠጦችን የምጠጣ ሰው አይደለሁም ለመጠጣትም አላሰብኩም። ምክንያቱም በጣም አሁን ለምሳሌ ቢራ አንድ ቀን ቀምሼ ነበርና በጣም ይመራል ምርር ያለ ነው። ብላክ ሌብል ደግሞ በጣም ያቃጥላል የሆነ በጣም የሚያቃጥል ነገር አለው። እና እንትን ሱፐር ሜንት ደግሞ በጣም ይጣፍጣል ደስ ይላል ግን አይምሮን ነቅል ስለሚያደርግ ሱፐር ሜንትም አልጠጣም። ምንም አይነት አልኮሊክ የሆኑ መጠጦችን አላጣም ግን ሶፍት ድሪንኮችን ደግሞ እጠጣለሁ

ስንት? ቋንቋ ትችላለህ ኦሮምኛ እችላለሁ አማርኛ እችላለሁ እንግሊዘኛ አችላለሁ ትግረኛ ትንሽ ትንሽ አውቃለሁ ጉራጌኛ እችላለሁ። እንትን ግእዝ እችላለሁ ጀርመኒ ትንሽ ትንሽ ፈረንሳይኛ ኮንሰ ኮንቨርሴሽን እችላለሁ። በቃ ትንሽ ትንሽ እሞካክራለሁ ከሰው ጋር እግባባለሁ ከዛ የተረፈ ምንም ሌላ ነገር የለም። ያልተማርኩበት ስለሆነ ያላደኩበት ስለሆነ ያው ከልምድ የመጣነው ወይ በልምምድ ያመጣሁት ነገር ነውና ተለማምጄ የመጣሁት። ከአማርኛ ከኦሮምኛ እና ከእንግሊዘኛ ውጪ ግእዝ ምናምን የሚባሉትን ነገሮች እንዳለ በልምምድ በጥናት የማደርገው ስለማመደው ያመጣኋቸው የቻልኳቸው ቋንቋዎች ናቸው። ሶስቱ ግን በቃ እኔን ኔቲቭ ናቸው ማለት ይቻላል። እንግዲህ በትምህርት አገኘሁት ቢሆንም አማርኛና ኦሮምኛ ደግሞ ያው በማህበረሰቡና በቤተሰቡ የተገኘ ቋንቋ ነው።

መቼም ስዎችን በአይኔ ካልተመለከትኩኝ በጆሮዬ በአፍንጫዬ በጭንቅላቴ ልቤ አልመለከትም። ሶ አንድ ሰው ሰውን የሚመለከተው በአይኑ ነው። ማለት በሚሰራው ጥሩ ስራ በሚሰራው መጥፎ ሰራ። በቃ ሰውን የምንመለከተው መጥፎ ሲሰራ ታየዋለህ ጥሩ ሲሰራ ታየዋለህ የተባረክ ተቀደሰ ሰው ከሆነ ታየዋለህ ስራ ሲሰራ ታየዋለህ መንገድ ሲያገናኝ ታየዋለህ ሰውን ማየት የማትችልበት ቦታ የለም። ሰው በቃ ምድር ላይ ሰው እንዳሸዋ ነው ያለሁና ሰውን ታያለህ እንኳን ሰውን ቃርቶ እንስሳን ታያለሁ ውሻን ታያለሁ አይጥን ታያለህ ድመቱን ታያለህ የተለያዩ አራዊትና የዱር እንስሳዎችን ታያለህ ሰዎችንም ታያለህ። ሰዎችንም ታያለህ ሰዎችን ካላየህ ማን ልታይ ነው? በቃ ብዙ ብዙ ቦታ ሰዎችን ደግሞ በተለያየ መንገድ ትመለከታለህ። ይህ ማለት አስተሳሰቡ እንዴት ነው? አመጋገቡ እንዴት ነው? አለባበሱ እንዴት ነው? ሰውን ይንቃል ወይስ አይንቅም ሰውን ያከብራል ወይስ አያከብርም? ቤተሰቡን ያከብራል ወይስ አያከብርም? በሚለው በተለያዩ ዌዮች ነው ሰዎችን የምናየው ማለት ነው

በእጅ መሸመን አላውቅም ግን ሲሸምኑ አውቃለሁ። በእጅ መሸመን አላውቅም ግን ሲሸምኑ አውቃለሁ። ለምሳሌ በእጅ መሸመን ነጠላዎችን በእጅ ይሸምናሉ ሀበሻ ቀሚሶችን በእጅ ይሸምናሉ በቃ ባህላዊ አልባሳት የተባለውን በሙሉ በእጅ ይሸምናሉ ሸማኔዎቹ እና ይሄ ነገር በጣም አሪፍ ነው እኛ ሰዎች እያንዳንዳችን ብንማረው በጣም አሪፍ ነው ብዬ አስባለሁ እና ሽማኔ ሸምኖ የሚል ሀሳብ ነው ያለኝ መሸመንን ብንማር ሁላችንም ጥሩ ነው። በቃ ስራ የምንራበት አለ። ስራ ይኖረናል። ስራ የምንራበት አለን። ስራ እናገኛለን። ጥሩ ጥሩ ስራዎችን እንሰራለን የራሳችንን ሸምነን የራሳችን የባህል አልባሳትን ቤት ከፍተን ስራውን በአግባቡ መስራት እንችላለን ስራ አጥ ሆኖ ከሚቀመጡ አንዳንድ ሰዎች ይህንን ሙያ ተምረው መስራት ቢለማመዱበት ቢጀምሩበት ብዬ አስባለሁ ይሄ ማለት ሀገሪቷ ላይ የስራ አጥነት መጠን ይቀንሳል።

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት እወዳለሁ። ምክንያቱም አሁን በጨለማ ወጥተህ ወደ ውጭ ስታየው አየሩ ደስ የሚል ደስ ሰላም አለው። በቃ ጨለማ ስለሆነ ረብሻ ጫጫታ ጋጋታ ስለሌለ አየሩ ደስ ይላል። ሰላ ሰላም የሆነ ነገር አለው። ደስ የሚል በቃው ኡፍ ኡፍይ የምትልበት ሰላምህን የምታገኝበት ስለሆነ። ልክ ጨላማ ኮከቡስ ለማየት ስትወጣ በቃ ደስ የሚል ነገር የስሜት እርካታ አለው። ሰላም ነው የሚሰማኝ በቃ ኡፍ ኦይ ነው የምትለው እረፍት ነው በቃ ናፕ ነው ሪላክስ ነው። ስለዚህ ኮከቦችን ማየት የማይወድ ሰው ይኖራል ብዬ አላስብም። ስለ ኮከቡ መጥፎ ነገር ከሌለው በስተቀር ካላወቀ ካልተረዳ በስተቀር ሁሉም ሰው ኮከብም ቢያይ ይጎዳል ብዬ አላስብም እንደውም ይጠቅማል። በቃ አስር ኮከብ ላይ ስታፈጥ ታሰላስላለህ ምናምን ነገር ታሰላስላለህ ሀሳብህን በውስጥ ታመላልሳለህ። ያልተፈቱ ችግሮችን ሶልቭ ታደርጋለህ።